ከልጅነቴ እኔ የሚዘክረው ከልጅነቴ ጀምሮ የሚዘክረው ነገር ድሮ ተረት ተረቶች እንቆቅልሾች። ድሮ አባባሎችን ከቤተሰብ ጋር ከጎረቤቶቻችን ጋር ተሰብስበን ስንዘክር ነበር። ጥሩ ጥሩ አባባል የቤተሰብ ጫዋታ እንቆቅልሽ። ተረት ተራት ምል ሳሌን አባባሎች የተለያዩ ነገር ስንዘክር ነው ያደግነው በልጅነታችን